ሰዓት ማለት ደግሞ ወዴ እጅ እሚደረግ ቁሱ ወይም መሳሪያው ሊሆን ይችላል። ግን እንደ አጠቃላይ ሰዓት ስንል። የሰው ልጅ ሲኖር። እድሜ አለ። ጊዜ አለ። ያን የተሰጠውን ጊዜ ወይም እድሜውን። የሚጠቀምበት በፕሮግራም በእቅድ የሆነ ፕላን አውጥቶ የሚጠቀምበት የሰዓት ሁኔታ ነው። እየከፋፈለ በምሳሌ በቀን ሃያ አራት ሰዓት አለ ከሃያ አራት ሰዓቱ ስምንቱ ሰዓት ይተኛል በእንቅልፍ ነው ሚያሳልፈው። ስምንት ሰዓት ደግሞ እንደ ኢትዮጵያ ስምንት ሰዓት ስራ ይሰራል ተብሎ ይታሰባል። እንደ ኢትዮጵያ ነው እንጂ ውጪዎች ላይ ስንሄድ አስራ ስድስት ሰዓትን ነው ስራ ሚሰሩት። ግን ደኢትዮጵያ ስምንት ሰዓት ብቻ ነው። አንድ ዜጋ እንዲሰራ ህግ ያለ ህጉ ነው እንጂ የእውነት ጥሩ ነው ወይ ሚለው ሌላ ጉዳይ ነው። ግን እንደ አጠቃላይ ስንሄድ የሰዓት አከፋፈሉ ስምንት ሰዓት ይሰራል ስምንት ሰዓት እንዲተኛ ይመከራል። ስምንት ሰአቱን ደግሞ እየበላ ሊሆን ይችላል እየተጫወተ በቃ በሆነ ባልሆነው እንዴ ያሳልፋል። ይሄ ነው የሰዓት ሁኔታ። ግን እንደ አጠቃላይ ሰዓት እንደ ኢትዮጵያ ህብዙ ይጠቀመዋል ወይ ስንል ምንም እየተጠቀምን አይደለም። በጣም በከንቱ ነው እያባከን ያለን። አ በነገራችን ላይ። ሰዓት ወይም ያለፈን ጊዜ። ምንም ብር ቢኖርህ ምንም ሀብት ቢኖር ምንም መኪና ምንም ቤት ምንም የተለየ ሀብት ቢኖር መልሰን መግዛት እማንችለው ነገር ቢኖር ሰዓት ነው። ጊዜያችንን ነው በፍጹም መግዛት የማንችለው ከሄደ ሄደ። ለምሳሌ እኔ ሃያ አምስት አመቴ ቦጭቄ በልቼዋለሁ ሄዷል። ላምጣው ብል እንግዲህ መልሼም አላመጣው ምንም ሀብት ቢኖረኝ እማላመጣው ነገር ቢኖር ይሄን ነው። ሌላው ነገር ተራ ነው ይመጣል ሲጀመር ከየትም ይመጣል። የኛ ጥናት ካለ ብርታቱ ካለ። የሆነ እቅድ ካለ ማይሳካ ነገር የለም። እዚች በምድር ላይ ሰው ያሳካው ነገር በቃ ማንም ማሳካት እንደሚችል ይታወቃል። ግን ማይመጣ ነገር ሰዓት ነው በቃ። ሰዓት ከሄደ ሄደ ነው። እያየን ነው የውጭ ዜጎች በአስራ ሰባት በአስራ ስምንት አመታቸው ሶስት አራት ካምፓኒ ነው ሚያስተዳድሩት። በሀገራችን ላይ ደግሞ እንዲህ አይነት ነገር አልተለመደም። በጣም ትልቅ ሃምሳ ስልሳ አመት ሲሆን ነው ወይም የገንዘብ የጊዜ ነጻነት እሚኖርህ ከዛ በኋላ ነው ከዛ በፊት የለም። ይኸው ይሄ እርግጥ ሰአታችንን በአግባቡ አለመጠቀማችን የሚመጣ ነው። በእቅድ መሆን አለበት የሰው ልጅ መዝናናት አለበት በዴምብ መዝናናት አለበት ግን ሚዝናናበት ሰዓት እቅድ ሊኖረው ይችላል ፕሮግራም ሊኖረው ይገባል። በዛ መልኩ መዝናናት አለበት። መስራት ደግሞ ከተባለ በዴምብ በቃ ያዝ ለቀቅ ሳይሆን ላለመው አላማ ላቀደው እቅድ ብዙ ዋጋ ከፍሎ መስራት አለበት። ሰአቱን ለመጠቀም ሲባል

ትምህርት ቤት ማለት እንግዲህ ብዙ አይነት ትምህርት ማለት ያላወቅነውን መማሪያ፣ ያላወቅነውን ነገር የምንቀስምበት፣ በቃ ያላወቅነውን ለማወቅ የምነድበት የትምህርት መስክ ትምህርት ቤት ይባላል። ትምህርት ሲባል እንግዲህ ለሰው ልጅ በቃ ፈረንጅ ባክቦን ይለዋል ወይም የጀርብ አጥንት ማለት ነው። ትምህርት ማንም ዜጋ ምንም ይሁን ማን ሴት ይሁን ወንድ መማር አለበት። ያው ትምህርት ያለ ከትምህርት ብቻ አይደለም። እውነት ለመናገር ዋናው ትምህርት ከህይወት ነው። እሱ ይታወቃል። ግን ትምህርት ቤት መሄድ ከአለማዊ ላይ የሆነ አንድ ለመሆን ይረዳል። ማንብ፣ መጻፍ ከቻልክ መግባቢያ ቋንቋ ስላለው በአለም ከእነሱ ጋር አብሮ ለመግባባት በጣም ነው የሚረዳው። እና እንደ አጠቃላይ ትምህርት የሰው ልጅ መማር አለበት። ግዴታ እከ ላይ መማር ሳይሆን ግን ማንበብ፣ መጻፍ ግዴታ መቻል አለበት። ያው ትምህርት ቤት ስንል ይሄ መደበኛ ትምህርት ቤት ብቻ አይደለም። በመንፈሳዊውም አለ። ትምህርት አሁን ድሮ እናት አባቶች ቅድመ አያቶች ቅም ቅድመ ቅመን ይሄ ምንድነው የሚባል የአያት አያት የሚባል አለ እነሱ ድሮ ይማሩ የነበር እንደዚህ መደበኛ ትምህርት አይደለም። ወንድ ልጅ ከሆነ ድቁንና ሄዶ ሁለት አመት ይማራል። ማንበብ መጽሐፍ በደንብ ይችላል። ስለ ስለ ፈጣሪው በደንብ ያውቃል። እና ይሄ የምትማርበት መንገድ ሊለያይ ይችላል። ግን እስከተማርክበት እስከተማርክ ድረስ ፊደል እስከቆጠርክ ድረስ ከቀደማን እናትህ የተሻለ ነገር እስካገኘህ ድረስ ሁሉም ቦታ ትምህርት ቤት ነው። ህይወትም ልታስተምርህ ትችላለች። ይሄም አንዱ ትምህርት ቤት ነው። ዋነኛው ነው ይሄ ሲጀመር። እና ትምህርት ስንል ዘርፈ ብዙ ጥቅሞች አሉት። በእርግጥ እኔ ከኢትዮጵያ የትምህርት ካሌኮለም የማልደግፈው ነገር አለ። የኢትዮጵያ የራሷ የሆነ ቀኖና፣ ዶግማ አላት። ህግና ደንብ አላት። በሁሉም ነገር ተወርቶ ያላለቀላት ታሪክ አለ። ተወርቶ የማያልቅ ታሪክ አለ። ተወርቶ የማያልቅላት ባህል አላት። ስለዛ ባህል በደንብ በመጽሐፍ ታትሞ ይሄ ሁሉ ዜጋ ቢማር የተለያዩ ቋንቋ አለ። በኢትዮጵያ ስለዛ ቋንቋዎች ይሄ ሁሉ ትውልድ ቢማር የአንዱን ቋንቋ አንዱ የአንዱን ቋንቋ አንዱ ቢማር የትምህርት ሁኔታው በጣም ይመለስ ነበር። ምክንያቱም አሁን ያልገባን ነገር አለ። እኔ አሁን አማርኛ ብቻ የምችል ከሆነ ስለ ኦሮምኛ፣ ስለ ትግሬኛ ቋንቋ ብችል ስለ እነሱ ባህል ቋንቋውን ተቻልኩ የገቡ የማንበብ እድል ይኖረኛል። የመናገሩን የሚናገሩትን የመስማት እድሉ ይኖረኛል። ስንሰማ ትክክለኛውን ነገር ስለምናውቅ አሁን ለገባንበት ጦስ አሁን ላለንበት ጦስ አንጋለጥም ነበር። ግን የትምህርት እቅዳችን በጣም ተበላሽቷል። በተለይ አሁን አሁን ምክንያቱም ምንድነው ውጪዎች የኛን ታሪክ እየወሰዱ ለጀነሬሽናቸው ወይም ለልጆቻቸው በደንብ ያስተምራሉ። እኛ ደግሞ ውጮች አንድ ፈላስፋ የፈላሰፈውን ፍልስፍና አምጥተን በሱ ስንሰቃይ እንውላለን። ጠብ የሚል ነገር የለውም። እሱ የፈለሰፈው ዝም ብሎ ከራሱ አንፃር አይቶ ነው። ምንም እዚህ ግባ የሚባል አይደለም። ታሪክ መሰረት ያደረገ አይደለም። በዛ ምክንያት እንማራለን። ተምረን እንወጣለን። አስራ ስድስት አመት ተምረን ወጣን ግን የውጭ ፈላስፋ ስለሆነ ስንማር የኖርን ልክ ተመርቀን ስንወጣ ለስራ እዚህ ግባ የሚባል እርዳታ ምንም የለውም። ምንም በቃ ምንም ማለት ነው። አስራ ስድስት ኢትዮጵያ ኢትዮጵያ ውስጥ የግልም ይሁን የመንግስትም ስራ ተቀጥረህ ለመስራት መማር አይጠበቅብህም። ምንም በቃ አይጠበቅብህም። ምክንያቱም የተማርከው ትምህርት ተግባር ላይ ካልዋለ ምን ታረግ ትማረዋለህ? አለቀ። አሁን ባንክ ቤት ልትገባ ትችላለህ። አካውንቲንግ ተምረህ ነው ባንክ ቤት የምትገባው። ግን የአካውንቲንግን ትምህርት በተግባር አይደለም እዛ የምትሰራው። አምስተኛ ክፍል የተማረ ሰው አካውንቲንግ ባንክ ቤት መሰራት ይችላል። በጣም ቀላል ሌላው ፋይናንስ ውስጥ መስራት ይችላል። ከትምህርት ጋር የሚገናኝ አይደለም። እና የትምህርት ካሊክሎሙ ቢስተካከል ትምህርት ለሰው ልጅ ወሳኝ ነው።

አጭበርብር ማለት እንግዲህ የተለያየ ትርጉም አለው። ሌባ ሊሆን ይችላል። ሰርቆ ሊሆን ይችላል። የዋሸም ሊሆን ይችላል የሚያጭበረብር ሰው ማለት ነው። አሁን በምናየው ሁኔታ ከሆነ አጭበርባሪው ሁሉም ሰው አጭበርባሪ ነው ማለት ይቻላል። ግን የሚያጭበረብርበት መንገድ ሊለያይ ይችላል። አሁን ሀንግ ሰርተው ወይም ሰውን አግተው ሰውን አፍነው የሚሰርቁ አሉ ይሄም አንዱ ማጭበርበሪያ ነው። ቢሮ ቁጭ ብሎ የስንት የደሃ እንባ አጥብ አድርጎ የሚበላ ሰው አለ ይሄም አንዱ አጭበርባሪ ነው። ወንበርን መከታ በማድረግ የ የሀገርን ህብት ሀብት የህዝቡን ሀብት ከአንዱ ሀገር ወደ ሌላ ሀገር በመስደድ ሀብታቸውን እዛ ወደ ውጭ ሀገር የሚያካብቱ ብዙ የወንበር ናፋቂ ዜጎች አሉ። እና ማጭበርበር ስንል በብዙ አይነት መንገድ ማጭበርበር አለ። በስራ ሊሆን ይችላል በእውቀትም ሊሆን ይችላል የጉልበት ስራ ወይም እውቀትን ተጠቅመም ሊሆን ይችላል የምታጭበረብርበት መንገዶች በጣም ብዙ ናቸው። በተለይ በአሁኑ ጊዜ ቴክኖሎጂ በበዛበት ጊዜ ቤታቸውን ዘግተው እዛው በአንድ ዶርም ብቻ ሆነው አለምን በጣም በማጭበርበር የተሰማሩ ብዙ ወጣቶች አሉ። አሉ እንደ ሀገራችንም አሉ እንደ አለምም አሉ። በተለይ ይሄ ሞባይል ባንኪንግ ይሄ ቴሌብር ኢብር ሲቢኢ ብር እየተባለ ወደ ቴክኖሎጂ በጣም እየዘመን ነው እየተባለ ግን እየጠፉንበት ያለ። የማጭበርበር እምነትን የማስካድ ስራ እየተሰራበት ይሄ የቴክኖሎጂ ጥቅም እየተባለ የሚመጣ አለ። በሱ በሃይለኛው የተጭበረበረነው ለምሳሌ ናሽናል አይዲ ነው የምትወስደኝ እንጂ ላለን በናሽናል በሽንናሽናል አይዲ ጠቃሚ ነው አለምን ወደ አንድ እናምጣ በማለት ህዝቡ ወዴት እየሄደ እንደሆነ እንደሆነ እርግጥ አያውቅም። ቶሎም አይገባውም። ይላል የኛ መሪያችን ሁሌ ነው የሚናገር ይሄ ሾርት ሚሞሪያ ነው። የሚል ህዝቡን ራሱ ሲናገር አሁን ያለው መሪ እውነቱን ነው ተሎ አንረዳም። ግን አሁን ናሽናል አይዲ እንደው እውነቱ ከሆነ በጣም አደገኛ የአደገኞች አደገኛ። ሳንወድ በግድ አዝቅጦ እየከተተን ያለ። መከተል አለብህ ወደ ሳይሆን በግድህ ትከተላለህ ለምሳሌ አሁን ምንድነው ንግድ ፍቃድ ሆነ ሞባይል ባንኪንግ ነው ይሄ። አካውንትህንም ተናሽናል አይዲ ጋራ አያያዝ ተብሏል ህዝቡ እያያዘ ነው። ባንክ ቤት ስትሄድ ሰልፍ ነው። ሟለችም ሶስት አራት ቀን እየፈጀ እየያዘ ነው። ብቃቱ ያለው ደግሞ እዛው ቤቱ ቁጭ ብሎ በድረ ገጥ እያያየዘ ነው። ወደህ አይደለም አሁን እኔ ያየያዝኩት ወድጄ አይደለም ግን ግዴታ ታያይዛታለህ። የትም ስለማትደርስ ከዛ ካያያዝክ በኋላ ሙሉ በሙሉ በመንግስት ቁጥጥር ትሆናለህ። እምነት የሚባል አይኖርም ይሄ ምንም ጥርጥር የለውም። ለምን ልትል ትችላለህ። አሁን ዋናው የሰው ሰው እንደ አጠቃላይ ቄሱ በለኝ ፓፐሱ ልትለው ትችላለህ በሙስሊሙ ደግሞ ሸክ ወይም ኡስታስ ልትለው ትችላለህ ብር አምላኪ ነው። በብር ከሄድክበት የሰው ልጅ የማያረገው ነገር የለም ልጅንም እናቱንም አሳልፎ የሚሰጥበት ጊዜ ላይ ስለደረስን የማጭበርር ጊዜ ስለበዛ። በዛ ምክንያት ናሽናል አይዲን ተጠቅሞ የፈለገውን ነገር ሲፈልግ መንግስት አድርግ ይልሀል አላደርግም ስትል ባንክ ላይ ያለችህን ብርህን ዝግት አድርጎ ቁጭ ያደርግልሃል። ለምሳሌ በቢሊየን ብር በአካውንትህ ካለ እኔን ትመርጠኛለህ ብሎ አልመርጥም ካልክ አንድ ቢሊየን ብርህ በአንዴ ትያዘለች ማለት ነው። ናሽናል አይዲ ጥቅሙ እዚጋ ነው። ሌላ እኔን ደግፈኝ ብሎ አልደግፍም ካልክ ይህንን እናርግ ብሎ አላደርግም ካልክ ገበያ መገበያየት አትችልም። የፈለከው አዳራሽ ላይ መግባት አትችልም በቃ መንግስት ትምህርት ቤትም አግባም ካለ መግባትም አችልም። ይሄ በምንድነው በናሽናል አይዲ። አለወ መቼንመ ነው የሚገባን ይሄ አይታወቅም። ራሳችንን ሲይዘን በቃ የሆነ አንዳንራመድ ሲያደርግ ሊሆን ይችላል የሚገባን አሁን እየገባን አይደለም። ህዝቡም በቃ ህይወቱን ኑሮ ነው እያየ ያለው። ልጄ ልጅ አለኝ ወይ? የልጅ ልጅ አለኝ የሚለውን እየተረዳ አይደለም። ምን እንደሚያስብ ምሁሮች የት እንዳሉ አይታወቅም። በጣም አሳሳቢ ነው። በነገራችን ላይ እና የማጭበርበሩ ሁኔታ ገና ይቀጥላል። በዚህ የሚያቁም አይደለም።